ነገሮችን በስራት ታስቀምጣለህ ለሚለው በደንብ በስራት ነው ማስቀመጣቸው ለምሳሌ ልብሴን በስርዓት አጥቤ አጥፌ ተኩሽ ነው በማስቀመጫዬ ወይም ደግሞ በቦርሳዬ ሊሆን ይችላ፤ በቁም ሳጥኔ ውስጥ በደንብ በስራት ደርድሬ ነው የማስቀምጠው፤ እንዲሁም ከዚህ በተጨማሪ ሌሎች የተለያዩ እቃዎችን የተለያዩ ነገሮችን በእለት ተእለት የምትጠቀማቸውን በተወሰነ በወር በአመት የምትጠቀማቸውን ነገሮች እየለዩህ በስርዓት መዳደር ነው የምትጠቀመው ቢሮዬ ውስጥም ያሉ ነገሮችን የተማሪ ዶክመንት ሊሆን ይችላል ውጤታቸውን የማስተምርበትን የመማሪያ መጻፍ እንዲሁም ሌሎችን ነገሮች በስርዓት አስቀምጬ ነው የምጠቀመው ማለት ነው ከዚህም በተጨማሪ ቤት ላይ የምንጠቀማቸው ነገሮች ቁሳቁሾች የተለያዩ ቁሳቁሶች አሉ፤ እነሱን ነገሮች በስርዓት እና በኦርደር በማስቀመጥ በቅደም ተከተል በማስቀመጥ ቶሎ የምንጠቀማቸው ቶሎ ቶሎ የምንጠቀማቸው እቃዎች ሊኖሩ ይችላሉ ቶሎ ቶሎ የማትጠቀማቸው እቃዎች ሊኖሩ ይችላሉ ስለዚህ እነዚህ ነገሮች በስርዓት በመደርደር በስርዓት በማስቀመጥ እጠቀማለሁኝ ማለት ነው።

ወደ የትኛው ቦታ ተጉዞ ታውቃለህ? ለሚለው ኢትዮጵያ ውስጥ ወይም ከዚህ ከአገሬ ውስጥ በተለያዩ ቦታዎች የመጓዝ እድሉ ገጥሞኛል። ወደ ሰሜን ወደ ደቡብ ወደ ምዕራብ ወደ ምስራቅ የመሄድ እድሉ ገጥሞኛል። በተለይ ወደ ሀዋሳ ወደ ደቡብ ወደ ደቡብ የኢትዮጵያ ክፍል ሀዋሳ የመሄድ እድሉ በጣም የመሄድ የማየት ፍላጎቱም ስለነበረኝ። ለአምስት አመት እዚያ ኖርያለሁ ለትምህርት የመጀመሪያ ዲግሪዬን ስማር እዚያ ነው ሀዋሳ ነው የተማርኩትኝ። ስለዚህ ሀዋሳን በጣም የምወዳት ደስ የምትለኝ ቦታ። ለአምስት አመትም ትምህርቴን በጥሩ ሁኔታ ተከታትዬ በጥሩ ውጤት እንድመርቅ ያስቻለኝ ቦታ ስለሆነ በጣም የምወደው ቦታ ነው። ከዚህ በተጨማሪ ወደ ባህርዳር በጣም አሁንም የምወደው ጣናን የማየት እድሉ በጣና ውስጥ የሚኖሩ ያሉ ገዳማትን የማየት እና የመጎብኘት እድሉ ገጥሞኛል። የማየት እድሉ ገጥሞኛል ስለዚህ እዛ ብመጣ ሄጄ የመዝናናት እና የተለያዩ ቦታዎችን የማየት እድሉ ስለነበረኝ አሁንም ጣናን በጣም የምወዳት ቦታ ናት። እንዲሁም አዲስ አበባን በጣም የምወዳት ከተማ ስለሆነች። ከዛ ቀን ሁለት አመት የማስተርስ ትምህርቴን ለመማር ወደዚያ ሄጄ ነበረ ስለዚህ አዲስ አበባንም በደንብ የማውቃት ቦታ ናት ማለት ነው።

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው በጣም ነው በቅደም ተከተል ማስቀመጥው ምክንያቱም ስራዎችን በምሰራበት በማቀድበት ጊዜ የእለት የእለት ስራዎች የምሰራቸው ስራዎች አሉ ወርሃዊ ስራዎች አሉ አመታዊ ስራዎች አሉ ስለዚህ እነዚህን በቅደም ተከተል አንዱን ከአንዱ በመለየት አስቀምጣለሁ ማለት ነው ለምሳሌ የኔ ስራ የመማር ማስተማር ስራ ላይ ስለሆነ የምሰራው የማስተምራውን ትምህርት በደንብ የመዘጋጀት የማየት የተለያዩ ሪፈር ማቴራሎችን አሳይመንቶችን የማዘጋጀት ጥያቄዎችን የማዘጋጀት ፈተናዎችን የማዘጋጀት እንዲሁም ክላስ የምገባበትን ቀን ያለኝን የተሰጠኝን የጊዜ ገደብ ተጠቅሜ ክላስ የምገባበትን ቀን ፈተና የምፈትንበትን ሚድ ኤግዛም ፋይናል ወይም የመጨረሻ ፈተና የምፈትንበትን ጊዜ እቅድ በማውጣት ቅደም ተከተል በማውጣት ይህንን የማደርግበት ነው። እንዲሁም ቤት ላይ የምሰራቸው ስራዎች ለአመታዊ ለአመት የማቀዳቸው እቅዶች አሉ እንደዚሁም በየወሩ የማቀዳቸው እቅዶች አሉ ስለዚህ ያንን ነገር ለመስራት ስራዎችን በቅደም ተከተል አስቀምጣለሁ ማለት ነው

ፍየል አይተህ ታውቃለህ ለሚለው ጥያቄ? ፍየል አይቼ አውቃለው አይቼ ብቻም ሳይሆን ጠብቄ ተንከባክቤ አውቃለሁ። ስለዚህ ፍየል በተለይ በሞቃታማ አካባቢ የምትኖር እንስሳ ናት። ፍየሎች ብዙ ጊዜ ከአንድ ጀምሮ እስከ አራት የመውለድ አቅሙ ያላቸው። በግብርና ስራ የሚተዳደሩ ሰዎች በአብዛኛው እንደተጨማሪ የሀብት ምንጭነት የገቢ ምንጭነት የሚጠቀሙባቸው በማርባት ለስጋ በመሸጥ እንዲሁም ስጋቸውን ለመብልነት በመጠቀም የምትጠቀሙባቸው የእንስሳት የቤት እንስሳት አይነቶች ናቸው። ከዚህም በተጨማሪ ቆዳቸው ለመኝታ ለጫማ ወይም ደግሞ ለተለያዩ የእደ ጥበብ ስራዎች የምንጠቀምባቸው ስለሆነ በፍየሎች በጣም ጠቃሚ ነገሮች ናቸው። ስጋቸው በጣም ለየት ያለ ነው ቅጠላ ቅጠል ስለሚመገቡ ስጋቸው በጣም በሽታ ተከላካይ ጥሩ የሆነ የፕሮቲን እና የተለያዩ ንጥረ ነገሮችን የያዘ ስለሆነ ሰዎች በብዛት የሚጠቀሙት የሚወዱት የስጋ አይነት ነው። የፍየል ስጋ ማለት ነው። ስለዚህ ፍየል በጠንብ ነው አይቼም የማውቀው ተንከባክቤም የማውቀው

በእጅ የሚሰራ ስራ ታደርጋለህ ለሚለው በደንብ አደርጋለሁ አድርጌ አውቃለሁ። በእጅ የሚሰሩ የተለያዩ ስራ የእጅ ስራዎች ይኖራሉ። ከእነዚህ ውስጥ ሹራብ። በእጅ የሚሰራ ነገር ነው ስለዚህ ሹራብ በእጅ ተሰርቷል ለልብስ ብድር ለመከላከል ለማየት እንጠቀምበታለን ማለት ነው። ከዚህ በተጨማሪ ኮፊያ። ኮፊያ ማለት ከራሳችን ላይ ፀጉራችን በሚመለጥበት ሰዓት። ሙቀት ለመከላከል ድርድብ ወይም ቅዝቃዜውን ለመከላከል የምንጠቀምበት። የሹራብ ከሹራብ የሚሰራ ከክር የሚሰራ ስራ ነው ማለት ነው። በእጅ የሚሰራ ብዙን ጊዜ ስለዚህ እነዚህን እና የተለያዩ ስራዎች የጫማ ለምሳሌ ጫማ በእጅ የሚሰራ ጫማ ይኖራል። አለ ያንንም ያንንም የመጠቀም እድሉም አለኝ ተጠቅሜ አውቃለሁ ማለት ነው። ስለዚህ የተለያዩ በእጄ የሚሰሩ ስራዎችን የመጠቀሙና የማየቱ እድል ነበረኝ አይቻለሁ አይቻለሁ ማለት ነው

በየትኛው እጅ ትጽፋለህ? እ ለሚለው እኔ የምጽፈው በቀኝ እጄ ነው ሰዎች ብዙ ጊዜ የሚጠቀሙት የቀኝ እጃቸውን ነው የቀኝ እጃችን ለመጻፍ እንጠቀምበታለን ለመብላት የተለያዩ ስራዎችን ቅድሚያ በመስጠት የቀኝ እጃችን በጣም እንጠቀምአለን እጠቀማለሁ ማለት ነው። ሌሎች ደግሞ በጣም አነስተኛ የሆኑ ሰዎች ወይም አልፎ አልፎ በግራ እጃቸው የሚጽፉ አሉ እንዲሁም ምግብ የሚመገቡ ስራዎችንም ቅድሚያ በእ ግራ እጃቸው እ የሚሰሩ አሉ። ስለዚህ እኔ ግን ብዙ ጊዜ የምጽፈው በእግራ እጄ ነው። በስራዎችንም ቅድሚያ ሰጥቼ የምሰራው በግራ እጄ ነው ማለት ነው። ስለዚህ በቀኝ እጄ እጽፋለሁ የተለያዩ ስራዎችንም ሰእሰራለሁ ማለት ነው

እንደገና ጥቅም ላይ ማዋል ታደርጋለህ ለሚለው አዎ የተለያዩ ነገሮች ነገሮችን እንደገና ጥቅም ላይ ለማዋል እሞክራለሁ። ለምሳሌ አንድ የገዛሁት ጫማ ሶሉ ቢቀደድብኝ ሌላ ሶል በመቀየር ሌላውን ፓርት እንዳለ በመተው ድጋሜ አገልግሎት እንዲሰጠኝ ለአንድ አመት ለሁለት አመት እና ኢኮኖሚካል በጣም ገንዘብ ቆጣቢ ስለሆነ አዲስ ጫማ ከመግዛት ያለኝን ጫማ እንድጠቀም ያደርገኛል። ሌሎች ነገሮችንም ለአንዱ ስራ ተጠቅሜባቸው ቆይቼ እነሱ ካለቁ በኋላ ድጋሜ ደግሞ ለሌላ ስራ ያንን ነገር ለሌላ ስራ የመጠቀም ክህሎቱ አይሎቱ አለኝ። ለምሳሌ ልብሴን ቢቀደድ አንድ ልብስ ከመጣል ይልቅ እንደገና በመስፋት በማሰፋት እና የተለያየ ዲዛይን ከለር በመስጠት እነዚያን ነገሮች እንደገና የመጠቀም እንትኑ አለኝ። ይሄ ደግሞ ለምን ይጠቅማል? ድሃ በሆኑ ሀገሮች ላይ ነገሮችን እንደገና በመጠቀም ኢኮኖሚካል በጣም ገንዘብ ቆጣቢ ስለሆነ ኢኮኖሚካል እንድንሆን ያደርገናል ማለት ነው።

ስሜት ግን በፊትህ ላይ ታሳያለህ ለሚለው? ይሄ አንዳንዴ የማሳይበት አጋጣሚ አለ አንዳንዴ ደግሞ በውስጤ የምችልበት እና የማሳልፍበት አጋጣሚ አለ ማለት ነው። ስለዚህ ብዙ ጊዜ የሆነ ነገር ሲያናድደኝ የሆነ ሰው ሲያናድደኝ ሲ እንትን ሲለኝ ፊቴን በማኮሳተር ግንባሬ ላይ በመኮሳተር በመበሳጨት ወይም እጄን ምናምን በማወራጨት ያለኝን ስሜቴን የምገልጽበት አጋጣሚዎች አሉ። አንዳንዴ ደግሞ ነገሮች ቀለል ያሉ ከሆኑ እና እኔን በጣም የማይጎዱኝ ነገሮች ከሆኑ ሳላሳውቅ የተወሰነ ቢከፋኝም የተወሰነ የስሜት ለውጥ ቢኖርም የመደሰት ወይም ደግሞ የመከፋት ስሜቶች ቢኖርም እነዚህ ነገሮች በውስጥ ቻል አድርጎ የመያዝ ነገር አለ ማለት ነው። ስለዚህ እነዚህን እንትኖች አሁን ወሳኝ የሆኑ ነገሮች ናቸው ወሳኝ ነገር ከሆነ የግድ የፊት ስሜት ለውጥ ይኖራል የመበሳጨት እንዲሁም እስከመማታት ለመማታትም የመሞከር ብሎ ይኖራል ማለት ነው። ስለዚህ ነገሮችን በስሜት ለመግለጽ የዚያ ስሜትን የሚለያየው እንትን ወሳኝነት አለው ማለት ነው። ክብደት እናቅለቱ በእኔ ላይ የሚያደርሰው ጉዳት መጠን ወሳኝነት አለው ማለት ነው።

የምትወደው ፍራፍሬ ምንድነው ለሚለው እኔ በጣም ብዙ የምወዳቸው ፍራፍሬዎች አሉ፤ ከእነዚህም ውስጥ ግን በጣም የምወደው ብርቱካን በጣም ነው የምወድ ብርቱካን መመገብ ለጤንነቴ በጣም ጥሩ የሆኑ ቫይታሚኖችን ይሰጠኛል ብዬ ስለማስብ ብርቱካን ከሌሎች በተለየ በጣም የምወደው የፍራፍሬ አይነት ነው ማለት ነው፤ ባገኘሁት አጋጣሚ ገንዘብ ባለኝ ሰዓት ብርቱካን ገዝቼ ቤቴ በመውሰድ የመጠቀም እንዲሁም ቤተሰቦቼ እንዲጠቀሙ ልጆቼ እንዲጠቀሙ የማድረግ እድሉ አለኝ ማለት ነው፤ ስለዚህ ብርቱካን በጣም የምወደው ነው ከዚህ በተጨማሪ ግን ሙዝ ሀይልና ሙቀት ሰጨ ስለሆነ ሙዝ ሁሌ የምትጠቀመው በጣም የምወደው የፍራፍሬ አይነት ነው፤ ስለዚህ ፍራፍሬዎች በአጠቃላይ በሽታን ስለሚከላከሉ ለጤንነታችንም በጣም ተስማሚ የሆኑ ንጥረ ነገሮችን የያዙ ስለሆኑ ፍራፍሬዎችን በጣም ነው ከሌሎች የምግብ አይነቶች በተለየ እኔ በጣም የምወዳቸው ማለት ነው።

ውሳኔ መስጠት ትችላለህ ለሚለው? ውሳኔ መስጠት እችላለሁ። ምክንያቱም ነገሮችን የነገሮችን እውነታ በደንብ መርምሬ አይቼ እውነታው ምንድነው የሚለውን ነገር አይቼ ውሳኔውን የመስጠት አቅሙ አለኝ ማለት ነው። ስለዚህ ነገሮችን በደንብ የመተንተን ክፉውን ደጉን የማየት እና ይህ ነገር መቅደም አለበት ለምሳሌ የሆነ ስራ መሰራት ካለበት ከዚህ ስራ ይልቅ ይሄኛው ስራ ቢቀድም የተሻለ ነው የሚለውን ወስኜ ነገሮችን አመዛዝኜ ውሳኔ መስጠት እችላለሁ ማለት ነው። ስለዚህ ለምሳሌ አሁን ምሳ መብላት አለብኝ ወይስ የለብኝም? ስራ መሄድ አለብኝ ወይስ የለብኝም? የሚለውን ካለው የኔ ነባራዊ ሁኔታ ካለው ወቅታዊ ሁኔታ ጋር በማጣጣም ውሳኔዎችን በትክክል መስጠት እንዳይጎዱ ነገሮች እንዳይጎዱ ውሳኔዎች እንዳይዛቡ ፍትህ እንዳይዛባ አድርጎ ውሳኔን መስጠት እችላለሁ ማለት ነው።

የቤት እንስሳ አለህ ለሚለው የኔ የራሴ የሆነ የቤት እንስሳ የለኝም። ግን ቤተሰቦቼ እኔ ተወልጄ ካደኩበት አካባቢ የቤት እንስሳት አሉ። ለምሳሌ በሬ ላም ጥጃ በግ ዶሮ ፍየል የመሳሰሉት የእንስሳት አይነቶች። እኔ ከተወለድኩበት አካባቢ በአብዛኛው የሚኖሩ የቤት እንሳት ናቸው ለሰዎችም የተለያዩ አገልግሎቶችን የእርሻ አገልግሎት የመጓጓዣ አገልግሎት ለምግብነት በወተት በስጋ እና በተለያዩ ግብአቶችነት የምንጠቀምባቸው የቤት የቤት እንስሳቶች አሉ ማለት ነው። ስለዚህ የቤት እንስሳቶች እኔ በምኖርበት አካባቢ በጣም በብዛት ለሰው ልጅ በጣም አስፈላጊ የሆኑ የገቢ ምንጭነት በገቢ ምንጭነት ሊሆን ይችላል። በምግብነት ሊሆን ይችላል። በሌሎችም ነገሮች አርሶአዳሩ ቤተሰብ የሚጠቀምባቸው ናቸው ማለት ነው።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው የቴክኖሎጂ ችግር ቴክኖሎጂ ያው የተለያዩ ነገሮችን የምንፈታበት የሰውን ልጅ ስራ ቃለል አድርጎ በማሽን ሊሆን ይችላል ወይም በተለያዩ ነገሮች ነገሮችን ቀለል አድርጎ የምንሰራበት ነገር ነው። ስለዚህ በእኛ ሀገር በስፔሻሊ በኢትዮጵያ የቴክኖሎጂ ችግር ያጋጥመናል የተለያዩ ቴክኖሎጂዎች ያገልግሎት ያቀርቦት የተለያዩ ችግሮች ያጋጥሙናል። ስለዚህ እነዚህን ችግሮች የምንፈታባቸው የተለያዩ መንገዶችን በመጠቀም ነው። ማነው ከእነዚህ መካከል? የተሻሉ ሰዎችን በመጠየቅ ጓደኛህ በመጠየቅ መጻፍ በማንበብ ኢንተርኔት ብሮዝ አድርጎ ኢንተርኔቶችን የተለያዩ ጎግል ላይ የተለያዩ ድህረ ድህረ ገጾችን በመጠቀም የተጻፉ ነገሮች ካሉ በቪዲዮ የተለቀቁ ነገሮች ካሉ እነዚያን ነገሮች በማየት ያጋጠመኝን የቴክኖሎጂ ችግር የሚፈታበት ፈታበት አጋጣሚ ይኖራል ማለት ነው።

በመንገድ ላይ ምግብ ትገዛለህ ለሚለው አዎ በመንገድ ላይ ምግብ ገዝቼ የመጠቀም ልምዱ አለኝ በተለይ መንገድ ላይ የሚሰሩ ለመክሰ፣ ለቁርስ የሚሆኑ ምግቦች አሉ፤ እንደ ዳቦ የተለያዩ ሳንድዊች ምግቦች፣ ቅጠላ ቅጠሎች ሌሎችም እንደ ቦቆሎ አይነት ምግቦች በመንገድ ላይ ይሸጣሉ ስለዚህ እነዚህን የምግብ አይነቶች በመንገድ ላይ ወክ በማድረግበት ሰዓት ጉዞ የእግር ጉዞ በማድረግበት ሰዓት፣ ከስራው ወጥቼ ወደ ቤት በሚሄድበት ሰዓት፣ እነዚህን ነገሮች የመጠቀም ልምዱ አለኝ ማለት ነው፤ ምክንያቱም እነዚህ ምግቦች በጣም ለእኛ አስፈላጊ ናቸው ለምሳሌ ስራ ላይ ስራ ቦታ ውለን ርቦን ሊሆን ይችላል ስለዚህ ይሄንን ራባችንን ለማስታገስ እና የእግር ጉዞን በምናደርግበት ጊዜ የትራንስፖርት ችግር በሚኖርበት ጊዜ እነዚህን ልክ እንደ ቀላል እንትን ገዝተን የመጠቀሙ ልምዱ አለኝ ማለት ነ፤ ለምሳሌ ቦቆሎ እየገዛሁ ብዙ ጊዜ መንገድ ላይ እየበላሁ እሄዳለሁ ዳቦ ሳንዲዊች እየገዛሁ የምጠቀምበት አጋጣሚ አለ ማለት ነው።

የስራ አሰራሮችን ትከተላለህ ለሚለው በደንብ ነው ምትከተለው ምክንያቱም አንድን ስራ ለመስራት አሰራሮች ቅደም ተከተሎች ይኖሩታል ስለዚህ ያንን ስራ ለመስራት ቅደም ተከተሎችን እከተላለሁ ማለት ነው። ለምሳሌ አንድን ሰው አንድን ቤት ለመስራት ቢያስብ። በመጀመሪያ ምን ማደረግ አለበት ገንዘብ መቆጠብ አለበት የሚሰራውን የቤት አይነት መለየት አለበት። የሚጠቀመውን ማቴሪያል መጠቀም መለየት አለበት። ማቴሪያሉን ከየት እንደሚያገኘው እንደሚገዛው ማየት መጠቀም አለበት። እንዲሁም ቦታው የት ላይ እንደሆነ መለየት አለበት። ማስቀመጥ አለበት። ማን እንደሚሰራው ሰውን ጨምሮ ምን እንደሚሰራ በደንብ ማስቀመጥ አለበት ማለት ነው። ስለዚህ እኔም በምሰራበት ጊዜ ነገሮችን ስራ በምሰራበት ጊዜ በቅደም ተከተል አስቀምጬ የትኛው መቅደም አለበት የትኛው መጀመሪያ መስራት አለበት የሚለውን በቅደም ተከተል የመስራት ልምዱ አለኝ ማለት ነው።

በስራ ቦታ ጓደኛ አለህ? ለሚለው አዎ በስራ ቦታ በጣም ብዙ ጓደኞች አሉኝ በጣም ቅርብ የሆኑ ጓደኞች። አብረን የምንወጣ የምንገባ ከግቢ ከስራ ቦታ ስንሄድ ስንጓዝ ቁርስም ለመመከብ ብዙ ጊዜ ጓደኞቼ አሉኝ ማለት ነው። ስለዚህ እነዚህ ጓደኞች ብዙ ነገር የሚያደርጉልኝ ሲቸግረኝ። የሆነ ችግር ሲያጋጥመኝ የማማክራቸው የምንወያያቸው እነሱን ችግር ሲገጥማቸው እኔንም። ችግራችንን በጋራ የምንፈታበት የምንፈታው በጓደኛ ነው ማለት ነው። ስለዚህ ጓደኛ በስራ ቦታ። የተለያዩ ጓደኞች አሉኝ በስራ ቦታ ማለት ነው። ስለዚህ እነዚህ ጓደኞች የተለያየ ያቀርቦት መጠን አላቸው በጣም የምቀርበው ጓደኛ አለኝ። ደግሞ የምቀርባቸው ጓደኞች አሉኝ። ደግሞ ራቅ ያሉ እንዲሁ የምንተዋወቃቸውም ጓደኞች አሉኝ ማለት ነው። ስለዚህ በስራው ቦታ የተለያየ ቅርበት አይነት ያላቸው ልክ እንደራሴ የማያቸው ጓደኞች አሉ። ደግሞ በተወሰነ እንትን እያሉ የምተዋወቃቸው ጓደኞችም አሉኝ ማነው? ስለዚህ በስራ ቦታ ጓደኞች የተለያዩ ጓደኞች አሉኝ።

ግጭቶችን ማስተካከል ትችላለህ ለሚለው ግጭቶችን በደንብ ነው ማስተካከል የምችለው። ለምሳሌ ሁለት ሰዎች በተለያየ ምክንያት ወንድማማች ሊሆኑ ይችላሉ ጓደኛ ከጓደኛ ሊሆን ይችላል ኦር ጎረቤት ከጎረቤት ሊሆን ይችላል የተለያዩ ግጭቶች ይኖራሉ። ስለዚህ እነዚህን ግጭቶች በእርቅና በስምምነት እንዲፈቱ። ነገሮችን የማመቻቸት አንተ እንደዚህ ብታደርግ አንተ እንደዚህ ብታደርግ በሚል አንተ ብትተው አንተ ደግሞ እንደዚህ ብታደርግ እንደዚህ ቢሆን በሚለው መንገድ የተለያዩ የግጭት መፍቻ መንገዶች አሉ። ስለዚህ እነሱን የግጭት መፍቻ መንገዶችን በመጠቀም። ሰዎች ያለባቸውን ችግር ተወያይተው እንዲፈቱና ወደ ሰላም እንዲመጡ የማድረጉ እንትን አለኝ። በቤተሰብም ይሄ ኬዛ አጋጥሞኝ ለምሳሌ በቤተሰብ ወንድማማች እህትና ወንድም ተጣልቶ እነዛም ለድብድብ ድረስ ደርሰው ያንን የማስማማት እና የማስታረቅ እድሉ ገጥሞኝ ነበር ማለት ነው። ስለዚህ ግጭቶችን የመፍታት በራሴም ላይ ያለውን ከሰው ጋር የምጣላ ከሆነ ያለብኝን ችግር ይሄ ይሄ ችግር አለብኝ አንተም ይሄ ይሄ ችግር አለብህ በሚለው። ብለን በመነጋገር ግጭቶችን የመፍታት ባህሉ አለን ማለት ነው።

የምትወደው ሽታ ምንድነው? የምትወደው ሽታ ምንድነው ለሚለው የምወደው ሽታ በጣም ተፈጥሮአዊ የሆኑ ነገሮች ለምሳሌ ጽጌረዳ አበባ የሚወጣው ሽታ በጣም የምወደው ተፈጥሮአዊ አበባዎች ነፋሻማ ነገሮች የሚያወጡት ሽታ በጣም ነው የሚያስደስተኝ ስለዚህ እነዚህ ተፈጥሮአዊ የሆኑ ነገሮች በጣም አፍንጫን ሊጎዱ የሚችሉ ለተለያየ በሽታ ሊያጋልጡ የማይችሉ ሽታዎች ለስለስ ያሉ ተፈጥሮአዊ የሆኑ ሽታዎች እኔን በጣም ነው በጣም የምወዳቸው የሽታ አይነቶች ናቸው ማንም ከዚህ ውጪ ግን በጣም የተጋነኑ ሽቶዎች አሉ ለምሳሌ በጣም የሚደብሩኝ ለኔም የተለያዩ በሽታዎችን ለምሳሌ የ አስም በሽታ ያለበት ወይም ደግሞ የሳይነስ በሽታ ያለበት ሰው እነዚህ መጥፎ የሆኑ ሽታዎች ለዚያ ሰው በሽታውን ሊቀሰቅሱበት ይችላሉ ማለት ነው ስለዚህ እኔም በበኩሌ ሳይነስ ስላለብኝ እነዚህን ሽታዎች የተገነኑ ሽታዎች አልወዳቸውም ማለት ነው ስለዚህ ተፈጥሮአዊ የሆኑ እንደ ጥጌረዳ አይነት ሽታዎች በጣም የምወዳቸው ሽታዎች ናቸው ማለት ነው።

ምን አይነት ስልክ ትጠቀማለህ? የሚለው እኔ የምጠቀመው የስልክ አይነት። በእኛ አካባቢ ስማርት ስልክ የሚባለው ስልክ ነው። ዘመናዊ የሆነ ስልክ። የቅርብ ጊዜ በቅርብ ጊዜ የተመረተ ሳምሰንግ የሚባል ስልክ ነው የሚጠቀመው ማለት ነው። ስለዚህ ይሄ ስልክ እኔ ለኔ የተለያዩ መረጃዎችን የማገኝበት ከጓደኞቼ ጋር መረጃዎችን የምንለዋወጥበት። መረጃዎችን የምንላላክበት ስለሆነ በጣም ዘመናዊ የሆነ ስልክ። የተሻሻሉ የቅርብ ጊዜ አፕሊኬሽኖችን መጫን የሚችል ስልክ ነው የምትጠቀመው ማለት ነው። ስለዚህ እኔ የምጠቀመው ደግሞ ሳምሰንግ ኤም አስራ አምስት የሚባል የተሻለ የኔንም የገንዘብ ሁኔታ ያገናዘበ አገናዝቤ የገዛሁት። በቅርብ ከአንድ አመት መፍትሄ ገዛሁት ስልክ ነው ማለት ነው። ስለዚህ ይሄ ስልክ ለኔ የተሻለ መረጃ እኔ ለምጠቀማቸው መረጃዎች የተሻለ መረጃ የማገኝበት ስልክ ነው ማለት ነው

ሽቶ ትጠቀማለህ ለሚለው እኔ ሽቶ አልጠቀምም የምጠቀመው አልፎ አልፎ የተወሰነ አንዳንዴ ዶድራንት እጠቀማለሁ እንጂ ሽቶ ብዙ ጊዜ አንደኛ የመግዛት አቅሙም ዋጋው ከፍተኛ ስለሆነ የመጠቀም ልምዱ የለኝም። ሁለተኛ ደግሞ ብዙ ጊዜ እኔ ቅድም እንደተናገርኩትኝ ሳይነሳ አለብኝ ስለዚህ የተለያዩ ሽታዎችን እንትን በምልበት በማሸትበት ሰዓት እነዚህ የሳይነስ በሽታ ወይም የማስነጠስ እንትኖች ይነሱብኛል ማለት ነው ስለዚህ በዚህ ምክንያት ምንድነው? ብዙ ጊዜ አልፎ አልፎ ልብሶቼን የተወሰነ ያጣብኳቸውን ልብሶች ሽታቸውን ለመቀየር የተወሰነ እንትናቸውን ለመቀየር ዶደራንት እጠቀማለሁ እንጂ ሽቶ በአብዛኛው ተጠቅሜ አላውቅም ማለት ነው። ስለዚህ የምጠቀማቸው ሽቶዎች ዶደራንቶች በጣም አልፎ አልፎ ነው የምጠቀመው። ስለዚህ እነዛም በጣም የማይሸውድ ወይም ደግሞ በጣም የተለየ ሽታ የሌላቸው ኖርማል የሆኑ ሽታዎችን ለስለስ ያሉ ዶደራንቶችን እጠቀማለሁ ማለት ነው

የምትወደው ቁጥር ስንት ነው እኔ የምወደው ቁጥር ሃያ ሰባት ነው ሃያ ሰባት ነው የተወለድኩ ምክንያቱም ሃያ ሰባት ቁጥርን የምወደው እኔ የተወለድኩበት ቀን ሃያ ሰባት ሀምሌ ሃያ ሰባት ስለሆነ የተወለድኩኝ የምወደው ቁጥር ነው ከዚህም በተጨማሪ መድኃኒዓለም ዝክር የሚዘከርበት ቀን ስለሆነ ሃያ ሰባትን እወዳለሁ ግን ሌሎች ቁጥሮችንም እወዳቸዋለሁ ለምሳሌ አስራ ሁለት ሚካኤል አስራ ዘጠኝ ገብርኤል ሃያ አንድ ማርያም እነዚህ እነዚህን ቁጥሮች በጣም የምወዳቸው እንዲሁም በዓላቸውን በእነዚህ ቀን ስራ የጉልበት ስራ የሆነ ነገር የማቆምበት ቤተሰቦችም እኔ ባደኩበት አካባቢ በእነዚህ ቀኖች ስራ የማይሰሩባቸው ከዚህ ውጪ ግን ወደ ጸሎት ቦታ ሄዶ ወደ ቤተክርስቲያን ሄዶ የተለያዩ የጸሎት ወይም ደግሞ የ አምልኮት ስርዓት የሚፈጽሙበት ቀን ስለሆነ እነዚህን ቀኖች እወዳቸዋለሁ እኔ ግን በተለየ ሁኔታ ሃያ ሰባትን አንደኛዬን የተወለድኩበት ቀን ነው ሁለተኛው መድኃኒዓለም ዝክር የሚዘከርበት ቀን ስለሆነ የምወጣው ቁጥር ነው ማለት ነው።

"ባዶ እግር መራመድ ታውቃለህ?" ለሚለው፤ በጣም ከልጅነቴ ከተወለድኩ ጀምሮ፤ እስከ አስር አመት እስከ አስራ ሁለተኛ እስከ አስራ ሁለት አመቴ ድረስ ምንም አይነት ጫማ አለበስኩም። እኔ በተወለድኩበት አካባቢ እኔ በ የተወለድኩት በገብር በግብርና ስራ የሚተዳደሩ ብዙም ጫማ እንዲሁም ረጅም ሱሪን መልበስ ያልተለመደበት አካባቢ ስለሆነ፤ በዚያ አካባቢ ጫማ የመልበስ ባህሉ ብዙ አልዳበረም። ልልበስ ቢባል እንኳን በኢኮኖሚ የገንዘብ ችግር ስላለ፣ ቤተሰቦቻችን ደሃ ስለሆኑ ይህንን ጫማ የመግዛት እና እኛን የማልበስ እድሉ የላቸውም ማለት ነው። ስለዚህ እኔ በባዶ እግሬ እስከ ሰባተኛ ክፍል እስክሆን ድረስ ማለት ነው። ሰባተኛ ክፍል አንደኛ ክፍል ጀምሬ እስከ ሰባተኛ ክፍል በባዶ እግሬ እንዲሁም ቁምጣ የሚባል ወይም ደግሞ አጭር ልብስ አጭር ሱሪን በመልበስ ነው ያደጉት ማለት ነው። ስለዚህ በባዶ እግሬ በጣም መራመድ እችላለሁ ማለት ነው።

ማር ትወዳለህ ለሚለው ማር በጣም የምወደው የምግብ አይነት ነው። ማር የሚሰራው ንቦች ናቸው ማርን የሚሰሩት ከተለያዩ አበባዎች በመቅሰም አበባዎችን በመቅሰም ማርን ያዘጋጃሉ ማለት ነው። ስለዚህ ይሄ ማር ደግሞ ለሰው ልጅ በጣም ጠቃሚ የሆነ የምግብ አይነት ነው። ሰውነታችን በሽታ የመከላከል አክሙ እንዲጨምር ከጉንፋን እና ከሌሎችም ነገሮች ነፃ እንድንሆን የሚያደርገን። የምግብ አይነት ስለሆነ ማርን እኔ በጣም አብዝቼ የምወደው አብዝቼ የምጠቀመው የምግብ አይነት ነው ማለት ነው። ከዚህም በተጨማሪ ቤተሰቦቼ ልጆች አሉኝ ህፃናቶች አሉ። እነሱ የተሻለ የአእምሮ እድገት እንዲኖራቸው ስለሚጠቅም። ማርን በየወቅቱ በየወቅቱ ይመረታል ገበያ ላይ ይውላል። ስለዚህ ማንን ማር በመግዛት ጠዋት ጠዋት ሊሆን ይችላል በላቦ ወይም ደግሞ በተለያየ የምግብ ማበሪያ በመጠቀም ማርን ለምግብነት እጠቀምበታለሁ። ማነው ስለዚህ ማር በጣም የምወደው ብዙ ጊዜም የምትጠቀመው የምግብ አይነት ነው ማለት ነው።

የሞባይል ዳታ ትጠቀማለህ ለሚለው በጣም እጠቀማለሁ ምክንያቱም እኔ የምጠቀመው የስልክ አይነት ስማርት ስልክ ስለሆን ስለዚህ ይሄን ስማርት ስልክ ተጠቅሜ ደግሞ የተለያዩ መረጃዎችን ለማግኘት ወቅታዊ የሆኑ አገራዊ አለም አቀፋዊ መረጃዎችን ለማግኘት እንዲሁም ከጓደኞቼ ጋር ለመገናኘት የሞባይል ዳታ እጠቀማለሁ ማለት ነው። ስለዚህ ይሄ የምገዛው የሞባይል ዳታ ከኢትዬ ቶሎኮም የምገዛው የሞባይል ዳታ የሳምንታዊ ሊሆን ይችላል ወራዊ ሊሆን ይችላል ወይም ደግሞ ቀን የእለት ዳታ ሊሆን ይችላል ማለት ነው። ስለዚህ እንዚህን ዳታዎች እኔ በምፈልገው የዋጋ አይነት የገንዘብ መጠን በመግዛት የሚፈልገውን ዳታ እጠቀማለሁ ማለት ነው። ስለዚህ ይሄ ዳታ ቴሌግራም ለመጠቀም ፌስቡክ ቲክቶክ ወይም ደግሞ ሌሎች ጎግል ለማድረግ ዩቲዩብ ለመጠቀም የሞባይል ዳታ እጠቀማለሁ እገዛለሁ ማለት ነው። ገዝቼ የተለያዩ መረጃዎችን አገኝበታለሁ ማለት ነው።

በእጅ መሸመን ታውቃለህ ለሚለው እኔ በእጅ መሸመን አላውቅም አልችልበትም ግን ብዙ ጊዜ ሲሸምኑ የተለያዩ የዕደጥበብ ስራዎችን ልብስ፣ ቀሚስ ባህላዊ አልባሳትን ሲሰሩ በአካባቢዬ አይቸ አቃለሁ ማለት ነው ስለዚህ ሽመና ስራ የሚሰሩ የተወሰኑ ሰዎች አሉ፤ እነዛ ሰዎች ደግሞ ለአካባቢው ማህበረሰብ እንዲሁም ለሀገር አቀፍ የተለያዩ የልብስ ዲዛይኖችን በማውጣት እንደ ጋቢ የሚባል አለ ለብርድ ወይም ደግሞ ለጌጥ ለሀዘን የምንጠቀምበት የምንለብሰው ሁል ጊዜ ሴቶች የሚለብሱት ቀሚስ ወይም ደግሞ የሀበሻ ቀሚስ የሚባል አለ፤ ያንን የሚሰሩት በሽመና ስራ ነው እንዲሁም ወንዶች ሴቶች ህፃናት አዋቂ ትልቆች በበዓል ወቅት በዓላት በሚከሰቱበት ሰዓት በአሏዊ በዓላት በሚኖሩበት ሰዓት ያንን የሽመና ስራ በመልበስ በዓሉን የሚያደምቁበት አጋጣሚ አለ ማለት ነው ስለዚህ እኔ ግን በዚህ እነዚህን ስራዎች የመስራት እድሉም አጋጥሞኝ አያውቅም፤ እኔም አልችላቸውም ማለት ነው ስለዚህ በእጅ መስራት መሸመን ታውቃለህ እኔ አልችልበትም አልሁ።

አዲስ ቴክኖሎጂ መማር ትወዳለህ? በጣም ነው እኔ መማር የምወደው ወይም ደግሞ የምፈልገው ማለት ነው። ምክንያቱም ቴክኖሎጂ ስራን ቀለል የሚያደርጉ የሰውን ልጅ ስራ ቀለል የሚያደርጉ ዝብርቅርቅ ያሉ ስራዎችን በአጭር ጊዜ ቴክኖሎጂን በመጠቀም የምንሰራበት አካሄድ ስለሆነ ቴክኖሎጂን መማር እኔን በጣም ነው የሚያስደስተኝ። ለምሳሌ የኔ ሙያ የመምህርነት ሙያ ነው ብያለሁ ስለዚህ በዚህ በመምህርነት ሙያዬ ደግሞ የማማር ማስተማር ሂደቱን ቀለል የሚያደርጉ የተለያዩት የትምህርቶችን የመጠቀም እድሉ መሃል አለኝ። እኔም የመማሩ ፍላጎት አለኝ። ማነው ለምሳሌ የተማሪ ውጤት ለማስገባት በፊት በወረቀት ፕሪንት በማድረግ ግሬል በመስራት በእጅ በመስራት ነበረ። አሁን ግን የተለያዩ ኤክሴሎችን በመጠቀም። ዩኒቨርሲቲው ባዘጋጀው ፎርማት መሰረት ቢሮ ላይ ቁጭ ብዬ ቴክኖሎጂን ተጠቅሜ ዳታ ሞባይል ዳታ ወይም ደግሞ ሌላ የኢንተርኔት አክሰስ በመጠቀም መረጃውን ወደ የሚፈለገው አካል የማስተላለፍበት ዘዴ አለ። ማነው ስለዚህ ቴክኖሎጂ በጣም ለሰው ልጅ ነገሮችን ቀለል የሚያደርግበት ሁኔታ ስለሆነ እኔ ለመማር በጣም ፍላጎቷ አለኝ ማለት ነው

ዋይፋይ ትጠቀማለህ? አዎ በጣም ነው የምጠቀመው ምክንያቱም ዋይፋይ ሞባይል ዳታ እንዳንጠቀም ብዙ ነገሮችን በቀላሉ ሰርች እንድናደርግ ወይም ደግሞ እንድንፈልግ የሚያግዘን ስለሆነ ስራዎችን ቀለል የሚያደርግልን የተለያዩ ስራዎችን የምንፈልግበት ገንዘብ የምናመነጭበት ስራዎችን የምንፈልግበት ስለሆነ ዋይፋይ በጣም ነው የምጠቀመው ከቤቴ አስገባሁት ከኢትዮ ቶሎኮም ያስገባሁት የዋይፋይ አገልግሎት አለኝ። ስለዚህ ቤቴ በምሄድበት ሰዓት ዋይፋይ እጠቀማለሁ የቤቴ የራሴ ዋይፋይ አለ ስለዚህ የተለያዩ መዝናኛዎችን የማየበት ለምሳሌ ኳስ ኦንላይን የምከታተልበት ሌሎች ፌስቡክ መረጃዎችን የማገኝበት እንትን ስለሆነ። የቤቴ ስሄድ የራሴ ዋይፋይ አለ። ወደ ስራ ስመጣ ደግሞ የተቋሙ የራሱ የሆነ ዋይፋይ አለው ያንን ዋይፋይ በመጠቀም አሁንም የምፈልገውን ለትምህርት ዝግጅት ክላስ ለመግባት ሊሆን ይችላል። የምፈልገውን የማቴሪያል አይነት ለማውረድ ለመጠቀም ዋይፋይን ተጠቅሜ መረጃዎችን አፕዴት ማድረግ እችላለሁ ማለት ነው።

ቅመማ ቅመም የበዛበት ምግብ ትወዳለህ ለሚለው? በጣም ብዙ ቅመማ ቅመም የበዙበት ምግብ እኔ በጣም አልወድም ለስለስ ያሉ እኔም በጣም የምወዳቸው ምግቦች ለስለስ ያሉ የማያቃጥሉ ቅመማ ቅመምም ቢሆን የተወሰነ በብዙ መልኩ ሳይሆን የተወሰነ ሳይበዛ የተደረገበት ከሆነ በጣም የምወደው ምግብ ነው ማለት ነው። በጣም ከበዛ ግን ቅመማ ቅመሞች በበዙ ቁጥር ለተለያዩ እንትኖች ሊያጋልጡን ይችላሉ ለምሳሌ ጨጓራን የጨጓራ በሽታ ሊቀሰቅሱ ይችላሉ። ሌሎች ጉበት የመሳሰሉ በሽታዎችን ሊያመጡብኝ ስለሚችሉ በጣም ቅመማ ቅመም የበዛበት ምግብ አልወድም። ግን የተመጠነ በተመጠነ መልኩ የተሰራ የተወሰነ የተመጠነ እንትን ያለበትን ምግብ እወዳለሁ ማለት ነው። ስለዚህ ቅመማ ቅመሞች የተለያየ ጥቅም እንዳላቸው ሁሉ በበዙ ቁጥር ደግሞ የተለያየ ጉዳት በሰውነታችን ላይ ሊያስከትሉ ስለሚችሉ እነዚህን እነዚህ ቅመማ ቅመሙን ብቻ የበዙበትን ምግብ አልወድም ማለት ነው።

የቪዲዮ ጥሪ ታደርጋለህ? አዎ የቪዲዮ ጥሪ የምጠቀምበት አጋጣሚ አለ ብዙ ጊዜ ባይሆንም አልፎ አልፎ ራቅ ያለ ጓደኛ በሚኖርበት ጊዜ ወይም ደግሞ ከውጭ ሀገር የተለያዩ ጓደኞቼ ወይም ደግሞ ቤተሰብ ሊሆን ይችላል በሚኖርበት ሰዓት። በስልክ ማውራት ስለማይቻል ቪዲዮ ኮል በማድረግ ወይም ደግሞ የቪዲዮ ጥሪ በማድረግ የምትጠቀምበት እና በቀላሉ መረጃዎችን የምለዋወጥበት ደህንነቱን የምጠይቅበት እሱም ደህንነቴን የሚጠይቅበት ሁኔታ አለ ማለት ነው። ስለዚህ ቪዲዮ ጥሪ በጣም ጠቃሚ የሆነ በቂ የሆነ ጥሩ የሆነ ዋይፋይ ኮኔክሽን የዋይፋይ ዳታ ካለ በቀላሉ በቀላሉ ወጪ ከምፈልገው ሰው ጋር የምፈልገውን መረጃ የምለዋወጥበት ዘዴ ስለሆነ ይህም የቪዲዮ ጥሪ የማደርግበት አጋጣሚ አለ ማለት ነው። ምክንያቱም ያኛው ሰውዬ የተመቸ ቪዲዎ ኮል ካለው እኔም ቢሮ ወደ ስራ ቦታ በምገባበት ሰዓት የቪዲዮ ጥሪ በማድረግ በቀላሉ መረጃዎችን የምንቀያየርበት አጋጣሚ አለ ማለት ነው

"በተፈጥሮ ውስጥ መራመድ መራመድ ትወዳለህ?" ለሚለው፤ በጣም ነው የምወደው። በተፈጥሮ ተፈጥሮአዊ በሆኑ ነገሮች ውስጥ፤ ለምሳሌ ጫካ በተለያዩ አዝእርቶች በተዘሩበት ቦታ ተፈጥሮአዊ በሆኑ ቦታዎች ላይ የመራመድ፣ የመንቀሳቀስ፣ የመዝናናት ነገሮችን የማየት ተፈጥሮአዊ ሁኔታውን የማድነቅ የመገምገም እንትኑ ሲኖረኝ በጣም ነው የምወደው። በተለይ እኔም የተወለድኩት ወደ ገጠር አካባቢ ስለሆነ እነዚህን ነገሮች ብዙ ጊዜ በተደጋጋሚ የማየት እና የማድረግ እድሉም ነበረኝ። በጫካ በጫካ ውስጥ የመጓዝ የመዝናናት እንጨት የመልቀም በቃ ደስ የሚሉ ነገሮችን በዚያ ቦታ የማድረግ እድሉም ስለነበረኝ፤ ተፈጥሮአዊ የሆኑ ነገሮች በጣም የሚያስደስቱኝ ናቸው ማለት ነው። ስለዚህ በተፈጥሮ ውስጥ መራመድ በጣም ነው የምወደው። መኪና ወይም ሌላ ነገር ይዞ ከመንቀሳቀስ ይልቅ በተፈጥሮአዊ መንገድ የእግር ጉዞ ማድረግ ለኔም ለጤንነትም በአጠቃላይ ለሰው ልጅ እነዚህን የማይተላለፉ በሽታዎችን ለመከላከል ጉዞ ብናደርግ የተሻለ ጥቅም የምናገኝበታለን ማለት ነው።

አዳዲስ የስራ ግኑኙነቶች ትፈጥራለህ ለሚለው አዎ በጣም ነው የምፈጥረው ምክንያቱም እኔ የተቀጠሩበት ሙያ። እ በቂ የሆነ የደሞዝ ጥቅማጥቅም ስለሌለው የተሻለ ህይወት የተሻለ ቤተሰቤን በተሻለ የኑሮ ሁኔታ በገንዘብ ለመደጎም አዳዲስ የስራ ግንኙነቶችን ከተለያዩ ሰዎች ጋር ፈጥራለሁ ማለት ነው። ከምሰራው ስራ ጎን ለጎን የተለያዩ ገንዘብ ያስገኛሉ ብዬ በማሰባቸው ሙያዬን በመጠቀም ሊሆን ይችላል ጉልበት በመጠቀም ሊሆን ይችላል በተለያዩ የሙያ ስራዎች። ህብረተሰቡንም አገለግላለሁ እንዲሁም እኔም ለገንዘብ ምንጭነት የምጠቀምበት አጋጣሚ አለ ማለት ነው። ስለዚህ እነዚህ ተጨማሪ ስራዎች አዳዲስ ግንኙነቶች ከተለያዩ ሰዎች ጋር በመገናኘት ሊሆን ይችላል። ለኔ የሚሆኑ ስራዎችን እንዲሁም እነሱን የምጠቅምበት አጋጣሚው ብዙ አለማነው ለምሳሌ የማህበረሰብ አገልግሎት። የሚባል አለ የማህበረሰብ አገልግሎት በተለያዩ ቦታዎች በመኸል የተለያዩ የማህበረሰብ ችግሮችን በመፍታት እነዚያን ችግሮች የማህበረሰቡ ችግር ምንድነው? ችግሩን ከለየን በኋላ ለዚያ ችግር ደግሞ መፍትሄ በማፈላለግ እኔም የተ ገቢዬን የገንዘብ ችግሬን እቀርፋለሁ። ለህብረተሰቡም ችግሩን ያጋጠመውን ችግር ለመቅረፍ እሞክራለሁ ማለት ነው።

በበጋ ወቅት ምን ታደርጋለህ ለሚለው? በበጋ እንደምታውቀው እኔም ስራ የመምህርነት ስራ ነው ስለዚህ አብዛኛው እኔ በጋ ወቅት የማሳልፈው በመማር ማስተማር ስራ ላይ ነው ማለት ነው። በማስተማር ስራ የተለያዩ የትምህርት አይነቶችን በመዘጋጀት ተማሪዎችን እውቀት በማስጨበጥ የቪስ ስራ በመስጠት አሳይመንት በመስጠት ክላስ ውስጥ ገብቶ በማስተማር አሳልፋለሁ። ከዚህ በተጨማሪ ግን በማገኛ የትርፍ ሰዓት በተለያዩ ቦታዎች ቤተሰብ በበዓል ወቅት ሊሆን ይችላል በእረፍት ጊዜ ቤተሰብ እጠይቃለሁ ሄጄ ያለውን ሁኔታ ቤተሰብ ላይ ያለውን እንትን አግዛለሁ ማለት ነው። ከዚህ በተጨማሪ በበጋ ወቅት ያው እንደምታውቀው የሙቀት ነው በኢትዮጵያ በጋ ማለት ዝናብ የማይዘንብበት ወቅት ስለሆነ ምርት የሚሰበሰብበት ስለሆነ ቤተሰቦቻችን ወይም ደግሞ ያመረቱትን በክረምት ያመረቱትን ምርት የሚሰበስቡበት ስለሆነ ያንንም በጉልበትም በሀሳብም በገንዘብም ቤተሰቦችን በማገዝ አሳልፋለሁ ማለት ነው።

ኢንተርኔት አለህ ለሚለው ኢንተርኔት አለኝ? ምክንያቱም እኔ መምህር ስለሆንሁኝ የመማር ማስተማር ሂደት ለማሳለጥ መረጃዎችን አዳዲስ መረጃዎችን በየወቅቱ ለመያዝ ኢንተርኔት እጠቀማለሁ በስልኬ። ስለዚህ ወደ ስራ ቦታ በሚሄድበት ሰዓት የ የ የ የግቢው የዋይፋይ አገልግሎት አለ ያንን እጠቀማለሁ። ቤቴ በሚሄድበት ሰዓት ደግሞ ቤቴ ላይ ዋይፋይ ስላለኝ ያንን የዋይፋይ ኢንተርኔት እጠቀማለሁ ማለት ነው። ከዚህ በተጨማሪ ግን በተለያዩ ቦታዎች በምንቀሳቀስበት ሰዓት ሞባይል ዳታ በመክፈት ጥቅል ዳታዎችን በመግዛት ከኢትዮ ቴሌኮም እነዚህን የኢንተርኔት አገልግሎቶች። በሄድሁበት ሁሉ ግቢ ውስጥ የምገባ ከሆነ ስራ ቦታ የሚሄድ ከሆነ የግቢው የራሱ ዋይፋይ የኢንተርኔት አገልግሎት ስላለው ይሄንን የኢንተርኔት አገልግሎት እጠቀማለሁ። ወደ ቤት ደግሞ ሲሄድ የራሴን ኢንተርኔት በመጠቀም መረጃዎችን በቀላሉ የማገኝበት ሁኔታ አለ ማለት ነው።